በብህር ወይ በህሳስ ትጽፋለህ ለሚለው አሆ በበር እጽፋለሁ በር ማለት በስክሪፕቶ ነው የምጽፈው ምክንያቱም በስክሪፕቶ የምጽፍበት ምክንያት ማጥፋት ስለማልፈልግ ነው። ኖቶችን የሚይዘው በስክሪፕቶ እየጻፍኩኝ ትምህርት ስማር እየጻፍኩኝ ስለሚይዝ ብህርን እጠቀማለሁ። ስዕል ደግሞ ለመሳል እርሳስን ነው የምጠቀመው። ብዙ ጊዜ ግን ብህርን ነው ለመጻፍ የምትጠቀምበት ምክንያቱም ብር ስትጽፍበት ስለማይጠፋ ማለት ነው። እርሳስ ግን ለስዕል አገልግሎት ብቻ ነው የሚለው። ለመጽሐፍ ብዙ ጊዜ አያገለግልም ምክንያቱም ቶሎ ስለሚጠፋ ማለት ነው። እስኪ ብህር ግን አይጠፋም ስለዚህ ብህርን ለመጻፍ እጠቀምበታለው እርሳስንም አንዳንዴ ለመጽሐፍ እጠቀማለሁ ግን ከሁለቱ ብር ነው የምመርጠው ማለት ነው። እኔ

በምንጣፍ ላይ ትቀመጣለህ ለሚለው አዎ በምንጣፍ ላይ እቀመጣለሁ ብዙ ጊዜ እረፍት ለማድረግ ሳስብ ምንጣፍ ላይ ምቀመጠው። ሰው ቤት እንግድነትም ስሄድ ብዙ ጊዜ ከሶፋ ይልቅ ምንጣፍን ነው ምጠቀመው ምክንያቱም ምንጣፍ ለመቀመጥ በጣም የሚያመች ስለሆነ ማለት ነው። ከሶፋ ይልቅ ምንጣፍን ነው ምርጫ ማረገው ጫማዬን አውልቄ እቀመጣለሁ ማለት ነው። ምንጫፍ ምንጣፍን በጣም ምቾት ይሰጠኛል። ስለዚህ ብዙ ጊዜ ምንጣፍ ላይ ነው ምቀመጠው። ጎረቤት ምናምን ስሄድ ቤትም ከሶፋ ላይ ስነሳ ብዙ ጊዜ ምንጣፍ ላይ ነው ምቀመጠው። ጓደኞቼ ጋር ሰብሰብ ብለን ምንጣፍ ላይ ተቀምጠን ነው አንዳንድ ጨዋታዎችን ምንጫወተው። ምንጣፍ በጣም ስለሚያመች ስለማይቆረቁር ምንጣፍን ለመቀመጥ እመርጠዋለው ማለት ነው

በምን ትመገባለህ ለሚለው? ብዙ ጊዜ እኔ ምግብን ለመመገብ የመመርጠው። ሳህንን ነው ጠፍጣፋ ሳህኖችን ለመመገብ እመርጣለሁ። ምክንያቱም ጠፍጣፋ ሳሀንን ለመመገብ እምመርጥበት ምክንያት አንድ የምንበላው ምግብ እንጀራ በወጥ ስለሆነ። ለዚህ ደግሞ ጠፍጣፋ ሳህንን ነው የምመርጠው። ግን ሾርባ እንደ ሾርባ አይነት እንደ ፓስታ አይነት ከሆኑ ደግሞ ጎርጓዳ ሳህኖችን እጠቀማለሁ። ብዙ ጊዜ ግን እኔ የምመርጠው ምግብ ለመብላትን ሳህንን ነው ጠፍጣፋ የሆነ ሳህን ማለት ነው። ምክንያቱም አንደኛ ለመብላት ስለሚያመቸኝ ሁለተኛ ስበላ ምቾት ስለሚሰጠኝና ብዙ ምግብ ስለሚይዝልኝ ጣፋጣፋ ሳሀንን እጠቀማለሁ። እንደ ሾርባ እንዶሚና አይነት እንደ ፓስታ አይነት የመሳሰሉ እነዚህ ሶፍት የሆኑ ምግቦችን ደግሞ ለመብላት የምንጠቀመው ጎርጓዳ ሳህንን ነው ማለት ነው።

ቡና መፍጨት ታቃለህ ለሚለው? ቡና መፍጨት አውቃለሁ በእኛ አካባቢ ቡና በሁለት መንገድ ይፈጫል አንደኛው በባህላዊ መንገድ ሲሆን ሁለተኛ በማሸነው በባህላዊ መንገድ የሚፈጨው አንደኛ ዘነዘና ና ሙቀጫ በሚባለው ይወቀጣል ቡና ማለት ነው። ሁለተኛ ግን በቡና መፍጫ ነው የሚፈጨው ግን ቡናን የሚያጣፍጠው በዘነዘናና በእንትም የሚወቀጠው ነው ማለት ነው። በማሽን የሚፈጨው የኤሌክትሪክን የጉልበት ወይ ኤሌክትሪክን ሀይል ይጠቀማል። ስለዚህ ደግሞ ቡናውን ጣዕም እንዳይኖረው ነው የሚያደርገው። ስለዚህ ብዙ ጊዜ የምንመርጠው በዘነዘናና በዘነዘና የሚፈጨውን ነው ማለት ነው። ግን ቡና መፍጨት እችላለሁ እኔ አወ።

ወተት ትጠጣለህ የሚለው? አዎ ወተት እጠጣለሁ። በሳምንት አምስት ቀን ነው የምጠጣው ወተትም ማለት ነው። ወተት በውስጡ ፕሮቲን የተባለ ንጥረ ነገር ስላለው እሱ ደግሞ ለአጥንታችን ጥንካሬ በጣም ወሳኝ የሆነ። ኬሚካል ስለሆነ በጣም ወተት ለአጥንታችን እድገት ያገለግላል። ወተትን እጠቀማለሁ እጠጣለሁ የምጠጣውም በሁለት አይነት መንገድ ነው። አንደኛ ጠዋት ስፖርት ከሰራሁ በኋላ ሁለት ብርጭቆ ወተትን እጠቀማለሁ። አንደኛ ጊዜ ደግሞ ማታ ማታ ስፖርት ከወጣሁ በኋላ እጠቀማለሁ ወተትን። ብዙ ጊዜ ከስፖርት መልስ ነው ወተትን የምትጠቀመው? ምክንያቱም ብዙ ሀይልን ካወጣው በኋላ ወተት ስጠጣ ስለሚመልስልኝ። ወተትን እጠቀማለሁ ማለት ነው።

የምትመኘው የእረፍት ጊዜ ምንድነው? የሚለው የምመኘው የእረፍት ጊዜ ከሰንበት ወይ እሁድን በጣም ነው የምመኘው። ምክንያቱም እሁድን የምመኝበት ምክንያት ሰባ ስድስቱን ቀን በስራ አሳልፈን መጨረሻዋ እለት ስለሆነች ያችን የረፍት ቀን በጣም ነው የምመኛት። ምክንያቱም ብዙ ነገር ነው የማደርግባት። አንደኛ ቤተክርስቲያን ሄጄ ፈጣሪ እለምንባታለሁ ሁለተኛ ከጓደኞቼ ጋር ተገናኝቼ ከጓደኞቼ ጋር የምጫወትበት የእረፍት ቀናችን ነው። እሁድ ማለት ነው። ሶስተኛ የተለያዩ የፕሮግራሞች የመዝናኛ ፕሮግራሞች እንደ ኳስ እንደ ፊልም አይነቶችን ከጓደኞቼ ጋር ተገናኝቼ የማይባት እለት ስለሆነች የምመኘው የእረፍት ጊዜ ከሳምንቱ እሁድ ናት ማለት ነው።

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ለሚለው ወደ መናፈሻ ቢያንስ ቢያንስ በስወር ሁለቴ ወይ አንዴ እሄዳለሁ። የምሄድበትም ምክንያት አንደኛ በየእረፍት ጊዜ ስለሆነ። በአእምሮ የተጨናነቀው በሀሳብ የተጨናነቀውን አምሮዬን ፈታ ለማድረግ እዛ ስሄድ። ለመርሳት ብዙ ጊዜ እሄዳለሁ። ሁለተኛ ደግሞ ለመዝናናት። ከጓደኞቼ ጋር ወይ ደግሞ ከሴት ጓደኞቼ ከፍቅረኛዬ ጋር ሆኜ እዛ ጊዜን ለማሳለፍ ልሄድ እችላለሁ። ወይ ደግሞ ካልሆነ እንዲሁ ለብቻዬ ሄጄ ልዝናና እችላለሁ። ብዙ ጊዜ ግን ከጓደኞቼ ጋር በመሆን ለመጫወት ብዙ ጊዜ እሄዳለሁ። በወር በዛ ከተባለ አንድ ጊዜ ወደ መናፈሻ እሄዳለሁ ማለት ነው።

የድምጽ መልእክት ትልካለህ ለሚለው? አዎ የድምጽ መልእክትን እልካለሁ ቮይሶችን ብዙ ጊዜ እልካለሁ። ምክንያቱም የምልከበት ምክንያት። ሩቅ ያሉ ዘመዶቼ ወይ ደግሞ ጓደኞቼ ጋር የምናወራው በቮይስ ወይ ደግሞ በድምጽ መልእክት ነው ማለት ነው። ብዙ ጊዜ እነሱ የማይመቻቸው ቦታ ሊሆኑ ይችላሉ። ወይ እኔ ደግሞ የማይመቸኝ ቦታ ልሁን ስለምንችል። ሁለታችንም ቪዲዮ እናስቀምጣለን ወይ ድምፃችንን ቀርፀን እናስቀምጥና በተመቸን ሰዓት በተመቻቸው ሰዓት የአንድም መልእክት አዳምጠው ይመልሳሉ እኔም እንደዛው እመልሳለሁ ማለት ነው። ምክንያቱም የድምጽ መልእክት ሴኪዩር የሆነ ነው። ችግር የለሁም ሁሉም መለዋወጥ የሚችለው ነው። የድምጽ መልእክትን ብዙ ጊዜ እጠቀማለሁ። ምክንያቱም የምጠቀምበትም ምክንያት መልእክት ብዙ ጊዜ ስለማልጠቀም የድምጽ መልእክት ነው። መልእክት ለመለዋወጫነት ምጠቀመው ማለት ነው።

ገንፎ ትበላለህ? ለሚለው፤ አዎ ገንፎን እበላለሁ። ገንፎ በእኛ ባህል በጣም የሚወደድ የምግብ አይነት ነው። ገንፎ ብዙ ጊዜ የምበላበት ምክንያት ገንፎ በውስጡ ከገብስ ስለሚዘጋጅ ገብስ ደግሞ ካርቦሃድሬት እና ፕሮቲን የያዘ ስለሆነ በጣም ለጤናችን በጣም አስፈላጊ ነገር ነው። ገንፎን ብዙ ጊዜ እመገበዋለሁ። ምክንያቱም የምመገብበት ምክንያት አንደኛ በባህላችን ገንፎ በጣም ጠጋኝ ከሚባሉ የምግብ አይነቶች ውስጥ አንዱ ነው። ምክንያቱም አንድ ሴት ከወለደች በኋላ ብዙ ጊዜ ገንፎን እንድትበላ ትደረጋለች። ምክንያቱም ብዙ ደም ስለሚፈሳት፤ ይህን ደም ደግሞ መተካት ስላለባት ገንፎን እንድትመገብ ትደረጋለች። ስለዚህ ያ የሚያገለግለው ሰውነቷን ለመጠገን ነው። እና እኔም ገንፎን እመገባለሁ። ምክንያቱም የተጎዳ ሰውነቴን ስለሚጠግንልኝ ማለት ነው።

በቡድን መስራት ትወዳለህ ለሚለው አዎ በቡድን መስራትን በጣም ነው ምወደው በጣም ነው ምደግፈው። ምክንያቱም ሃላፊነትን በብቻ ከመውሰድ ይልቅ በቡድን መውሰድን እመርጣለሁ ምክንያቱም በቡድን መስራት ሚያገለግለው አንደኛ ስራውን የተቀላጠፈ እንዲሆን ያደርገዋል። ሁለተኛ ደግሞ እኔም ማላቀውን አንዱ ሊያቅ ይችላል አንዱም ማያቀውን አንዱም ሊያቅ ይችላል አንዱ የማያቀውን እንደዚሁ ሌላው ሊያቅ ስለሚችል ይሄ ደግሞ ተደጋግፈን ስንሰራ። ሁላችንም አንድ ላይ ባናቅም አንዱ ሊያቅ ስለሚችል ያ ደሞ ስራው ቶሎ እንዲፈጠን ሊያረግልን ይችላል። አው ሁለተኛው ምክንያት ደግሞ በቡድን መስራት የሚጠቅመው ሀላፊነቱን በጋራ ለመውሰድም ያገለግለናል። አንድን ሀላፊነት ብቻችንን እንዳንጋፈጥ ስለሚያገለግለን። በቡድን ስንሆን ሁላችንም ተጠያቂነት እንዲኖርብን ስለሚያረግ በቡድን መስራትን በጣም ነው ምወደው በጣም ነው ምደግፈው።

ሽማግሌዎችን እንዴት ታከብራለህ የሚለው? ሽማግሌዎችን አከብራለሁ ምክንያቱም በእድሜ እ በአስተሳሰብ እ ከእኔ የተለቁ እ በእድሜም ከእኔ ብዙ አመት የኖሩ ስለሆኑ እ ሽማግሌዎችን አከብራለሁ እ በብዙ አይነት መንገድ ላከብራቸው እችላለሁ። አንደኛ እ በትራንስፖርት እ ወይ በመኪና ስንሄድ ወንበር በመነሳት እ እንዲሁም ደግሞ ቤት ውስጥ እንግዳ ሆኖ ሲመጡ እኔ ከጠቀመኩኝ እ በመነሳት እጨላከብራቸው እችላለሁ። እኛ ደግሞ እ ወይ መንገድ ሲሄዱ እ መንገድ ላይ በማሳለፍ እነሱን እ ወይም ደግሞ እቃ ከበድ ያለ እቃ ሲሸከሙ እቃውን እ በማገዝ ላግዛቸው ወይ ደግሞ ላከብራቸው እችላለሁ። ሽማግሌዎችን አከብራለሁ ምክንያቱም በእድሜና በአስተሳሰብ ከእኔ የበለጡ ስለሆነ ሽማግሌዎችን አከብራለሁ ማለት ነው።

መዋቢያ ትጠቀማለህ ለሚለው? መዋቢያን እጠቀማለሁ አዎ የተለያዩ የመዋቢያ አይነቶችን እጠቀማለሁ ለስኪን ኬር አይነቶችን እጠቀማለሁ። ለምሳሌ ለፊቶች ለፊቴ የተለያዩ የመዋቢያ ቁሳቁሶችን ልጠቀም እችላለሁ። እንደ ሰንስኪን አይነት ለፊቴ ውበት ለቁዳዬ ልስላሴ የሚሰጡ እንደዚህ አይነት የመዋቢያ እንትኖችን እቃዎችን እጠቀማለሁ ከፊቴ ጋር የሚሄዱ ለፊቴ ወዝ የሚሰጡ እንደ አምር ቆንጆ እንድሆን የሚያደርጉ። አንዳንድ የቁሳቁሶቹ ወይ የመዋቢያ እቃዎችን እጠቀማለሁ። እንዲሁም ለገላዬም እጠቀማለሁ ግን ብዙ ጊዜ የምጠቀመው ለፊቴ ነው። ምክንያቱም ፊቴ ወዛም እንዲሆን ለስላሳ እንዲሆንና ፈሳሽ ያለው ፊት ቢሆን ስለምፈልግ የመዋቢያዎችን እጠቀማለሁ ማለት ነው።

ቃልህን ትጠብቃለህ ለሚለው? አዎ ቃሌን እጠብቃለው ምክንያቱም ሳድግም ቤተሰቦቼም ያሳደጉኝ ቃሌን እንድጠብቅ ሚስጥር እንድይዝ አድርገው ስላሳደጉኝ ቃሌን እጠብቃለሁ። ምክንያቱም ቃል ማለት በጣም የተከበረ ትልቅ የሆነ እምነት ስለሆነ ቃሌን በጣም ነው የምጠብቀው። ቃሌንም ለስው ስሰጥ እንደዚሁም ሰውም የሆነ ነገር አድርግልኝ ብሎ ቃል ከገባሁላቸው ቃላቸውን እጠብቃለው ቃሌንም እጠብቃለው። ምክንያቱም ቃሌን ሳከብር ከፈጣሪ የማገኘው ትልቅ ጸጋ ስላለ ቃሌንም እጠብቃለሁ። ሁለተኛ ደግሞ ቃሌን ስጠብቅ ሌላውም ስለሚያከብረኝ ትልቅ ሹምም ስለሆነ ቃልን መጠበቅ በሌሎች ሰዎችም ታማኝነት እንዳገኝ ሌሎች ሰዎችም እንዲያምኑኝ ስለሚያደርግ ቃሌን እጠብቃለሁ። ቃልን መጠበቅ ያው የእምነት ሚስጥርም ስለሆነ ቃሌን እጠብቃለሁ።

ልብስን ምን ያህል ጊዜ ታጥባለህ ለሚለው? ልብሴን በሳምንት አንዴ አጥባለሁ። በሳምንት አንዴ ማጥብበት ምክንያት በሳምንት ከሶስት ወይ አራት ጊዜ ነው ቀያይሬ ማደርገው። ስለዚህ የመቆሸሽ እድሉ በጣም ዝቅተኛ ስለሆነ ልብሴን ማጥበው በሳምንት አንዴ ነው። ብዙ አይነት ልብሶችን ላጥብ እችላለሁ ለምሳሌ ቀለል ከሚሉ ልብሶች ስጀምር እንደ ቲሸርት አይነቶችን እንዲሁ በሳምንት አንዴ ላጥብ እችላለሁ። እንደ ፓንት እንደ ካልሲ አይነቶች ደግሞ እነሱን በየቀኑ ላጥባቸው እችላለሁ። ግን ከበድ ያሉ ልብሶች እንደ ጃኬት እንደ ጅንስ ሱሪ አይነቶችን በሳምንት አንዴ ነው የማጥባቸው። እንደ ሱፍ ከሆነ ደግሞ በወር አንዴ ላጥብ እችላለሁ። ብዙ ጊዜ ልብሴን ግን ማጥበው በሳምንት አንድ ጊዜ ነው ማለት ነው

የስልክ ካሜራ ትጠቀማለህ? ለሚለው አዎ ለስልክ ካሜራዎችን እጠቀማለሁ። ራሴን ፎቶ ለማንሳት በአካባቢው ያሉትን ነገሮች ፎቶ ለማንሳት ስልክ ካሜራዬን እጠቀማለሁ። ብዙ ጊዜ ብጠቀምበት ግን ለመዝናኛነት ስወጣ የተለያዩ አካባቢዎችን በማይበት ጊዜ ያን ቦታ ወይ ያን አካባቢ በምስል ማስቀረጽ ወይ ደግሞ በምስል ማስቀመጥ ስላለብኝ፤ እሱን ደግሞ ለማስቀመጥ ደግሞ ግዴታ ፎቶ ማንሳት ስላለብኝ፤ የዚህ ደግሞ የስልክ ካሜራዬን እጠቀማለሁ ማለት ነው። ምክንያቱም የስልክ ካሜራዬ በጣም የጠራ አጉልቶ የሚያሳይ ጥራቱን የጠበቀ ካሜራ ስለሆነ ስዕሎችን ወይ ማነሳቸውን ስዕሎች ቁልጭ አድርጎ ስለሚያስቀምጥልኝ የስልክ ካሜራዬን እጠቀማለሁ። በሌላ መንገድ ደግሞ የማነሳውን ምስል ለራሴ ይዤ ስለማስቀመጥ የስልክ ካሜራዎቼን ብዙ ጊዜ እጠቀማለሁ ማለት ነው።

ፍየል አይተህ ታውቃለህ ለሚለው አዎ ፍየልን አይቼ አውቃለሁ። ፍየል ፍየልም የምትመስለው ፍየል። በወይና አደጋና በደጋ የምትኖር አራት እግር ያላት ቀንድ ያላት ቀንዶቿም የሾሉ ድምጿ የቀጠነ አይነት እንስሳ ነች። ጭሯም ከበግ የሚለየው ፍየል በሞቀትማ አካባቢ ስለምትገኝ ጭራዋን ወደ ላይ ነው የምታደርገው። ምክንያቱም ብርድ ቦታ ከሆነ እንጂ ሙቀተማ ቦታ ከሆነች ፍየል ጭራ ወደ ላይ ታደርጋለች በግ ደግሞ ወደ ታች ያደርጋል ማለት ነው። ላቱን ፍየል። በተፈጥሮዋ ሙቀታማ አካባቢ የምትኖር ብርድ የማትወድ አይነት ደጋ አይነት እንስሳ ነች ፍየል ማለት ነው። በተፈጥሮዋም ስጋዋ የሚጣፍጥ በቆላማ አካባቢ የምትኖር የቤት እንስሳ ናት ማለት ነው። ፍየል

ምን? አይነት የቤት እቃዎች አሉ ለሚለው በቤቴ ውስጥ ብዙ አይነት የቤት እቃዎች አሉ። ለምሳሌ እንደ ምን ስንመለከት ከትላልቅ የቤት እቃዎች ውስጥ። ሶፋ አለ ወንበር ጠረጴዛዎች አሉ ከቲቪ ማስቀመጫ ቲቪ። አለ ፍሪጆች አሉ ቡፌ ኮንትሮል ቡፌ አለ። ከ ኩሽና ውስጥ ደግሞ የተለያዩ የመመገቢያ ሳህኖች አሉ። የንጽህና መጠበቂያ ቁሳቁሶች አሉ። እንደ ማንኪያ ሹካ የብርድስት መጠኑ ከሳይዞ ከትልቅ እስከ ትንሽ። የሆነ የከ ብረት የሚሰሩ ብረድስቶች አሉ። የተለያዩ ሳይኖች አሉ። ለመጠጫነት የሚያገለግሉ ብርጭቆዎች አሉ። ትኩስ ነገር ለመጠጣት ለመጠጣት የሚያገለግሉ የተለያዩ ሲኒዎች አሉ። በቤቴ ውስጥ አንደዚህ አይነት ስራወች አሉ ማለት ነው።

የምታቀውን አንድ ምሳሌ ንገረኝ ለሚለው የተለያዩ የምሳሌ አይነቶች አሉ። አሁን ለምሳሌ ኳስ ለመጫወት ምን ምን ያስፈልጋል ለሚለው አንድ ኳስ ለመጫወት በፊት ኳሷ ታስፈልጋለች። ሁለተኛ ደግሞ ተጫዋቾቹ ያስፈልጋሉ በአስራ አንድ አስራ አንድ የሆኑ ተጫዋቾች አንዳንድ በረኛ የተለያየ ልብስ የለበሱ ተጫዋቾች ያስፈልጋሉ። ሶስተኛ ሜዳ ያስፈልጋል ኳስ ለመጫወት የሚያገለግልበት ሜዳ ያስፈልጋል። እነዚህ አይነት ነገሮች ያስፈልጋሉ ማለት ነው። ይሄም ለመዝናናት ኳስም ለመጫወት እንደዚህ አይነት ነገሮች ያስፈልጉናል ማለት ነው። ይሄ አንድ ምሳሌ ሊሆን ይችላል። ማለት ነው